ለምን ለምን ያህል ጊዜ በዚህ ስራ ሰርታለህ ይላል ይሄን ስራ ሰርታለህ ወይም በዚህ ስራ ላይ ቆይተሃል ነው? በዚህ ስራ ላይ የቆየሁት ሁለት አመት የሚሆን ያህል ቆይቻለሁ ማለት። ያው ከተመረኩኝ በኋላ ሁለት አመት ስራ አላገኘሁም ነበረ። እና ከዛ በኋላ ስራ አግቼ አሁን ሁለት አመት ሆኖኛል ያው ከተመረኩ አንድ ላይ አራት አመት ሆኖኛል። በእኛ በሁለት ሺህ አስራ ሶስት ነው የተመረኩት በእኛ በኢትዮጵያውያን አቆጣጠር። እና በውጪዎቹ በሁለት ሺህ ሃያ አንድ ነው የተመረኩት። እና ከተመረኩ ከሁለት አመት በኋላ ነው ስራውን ያገኘሁት እና አሁን አጠቃላይ ስራው ላይ የቆየሁት። ሁለት አመት ከምናምን ወር ነው።

ቡና መፍጨት ታውቃለህ? ይላል አዎ ቡና ምንፈጭው ብዙ ጊዜ እኛ ኢትጶውያን በማሽን አይደለም ያው በማሽን እንፈጫልን ግን ብዙ ጊዜ በባህላዊ መንገድ ስለሆነ የሚቀርበው በዘነዘናና በሙቀጫ ነው አብሮ የሚወቀጠው እና ከተቆጠ በኋላ ነው ያው የሚጨመረው ግን ያው ቡና መፍጨት ሲባል ያው በማሽን አለ እና ማሽኑ ላይ ቡናውን ጨምረን ያው ማሽኑን ፕረስ የሚለውን ኦን ማድረግ ነው ከዛ ራሱ ይፈጨዋል እሱ የሚከብድ ነገር አይደለም ግን ቡና መውቀጥ ከሆነ አዎ ቡና ብዙ ጊዜ ወቅጬ አውቃለሁ። እና ያው ቡና ብዙ ጊዜ እኛ አንፈጭም ማለት ብዙ ሰው ማሽን የቡና ማሽን አሁን በቅርብ ነው የመጣው እና ለረጅም ጊዜ ቡና እየተወቀጠ ነበር የምንጠቀመው እና ቡና መውቀጥ እኔ በደንብ እችላለሁ ብዙ ጊዜ ውቅጫልሁ። እና ያው ስንወቅጠው ቡናው እስኪደቅ ድረስ እንመታዋለን በጣምም አናደቀውም ማለት አንዳንዴ በጣም ከደቀቀ ቡናው አተላ ይሆናል የመጠጣት እድሉ አነስተኛ ነው እና በማሽን ራሱ ሲፈጭ በጣም ዱቄት እስኪሆን አይፈጭም ትንሽ እንትን ይኖረዋል የመሻከር ነገር ይኖረዋል እስከመጨረሻ ድረስ አይፈጭም ያለዛ አተል ነው የሚሆነው እና ሲወቀጥም እንደዛ ነው አዎ ቡና መውቀት እችላለሁ በማሽን መፍጨትም እችላለሁ።

የስራ ልብስ ትለብሳለህ ይላል አዎ የስራ ልብስ ማለት አሁን ላይ ምንም የኔ የምሰራው ስራ የሆነ የራሱ የሆነ ዩኒፎርም የለውም ማለት የሚለበስ የስራ ልብስ የለውም። ለምሳሌ ባንክ ሰሪዎች ባንክ ውስጥ የሚሰሩ ተቀጥረው ሱፍ ነው የሚለብሱት ወንዶቹ ደግሞ ሱፍ ከነከረባቱ ይለብሳሉ ሴቶቹ ሱፍ በቀሚስ መልክም በሱሪ መልክም ሊለብሱ ይችላሉ ከነጭ ሸሚዝ ጋር። እና ያው እሱ የራሱ አለባበስ አለው። አስተማሪ የራሱን ጋውን ያደርጋል ዶክተርም እንደዛው እና ብዙ የስራ ዘርፎች የተለያየ የሆነ አለባበስ አላቸው። ግን የኔ የምሰራው ስራ የተለየ የሆነ የስራ ልብስ የለውም ማለት ማንኛውንም ልብስ ያለኝን የፈለኩትን ለብሼ መስራት እችላለሁ። ይሄን ያህል እንትን የሚፈልግ አይደለም። የስራ የስራውን ስነ ስርዓት መጠበቅ ነው እንጂ የተለየ የአለባበስ ደንብና ህግ የለውም። እንደ ሌሎች መስሪያ ቤቶች እና ምንም የምለብሰው የተለየ የስራ ልብስ የለኝም የራሴን አድርጌ ነው የምወጣው

ስለ ቤተሰብህ ንገረኝ ይላል፣ በእኛ ቤተሰብ ውስጥ አራት ልጆች አሉ። አራቱም ወንዶች ናቸው ሴት የለም። እና እኔ የመጀመሪያ ልጅ ነኝ በመካከላችን የስድስት አመት ልዩነት አለ። የመጨረሻዎቹ ሁለት ልጆች መንታ ናቸው። እና አንድ ላይ ነው የምንኖረው ሶስታችን። አንደኛው ልጅ ከእኛ ጋር አይኖርም እሱ ተማሪ ነው ማለት ዩኒቨርሲቲ ስለሆነ እዚህ ከእኛ ጋር የለም እኔ እዚህ ስራ እየሰራሁ እዚህ አብሬ ነው የምኖረው፤ ቤተሰቦቼ ሁለቱም የመንግስት ሰራተኞች ናቸው። ቤት ውስጥ ያለነው አሁን ሶስት ልጆች እና ሁለት እናት እና አባት ነው። እና ያው በሰላም ነው እየኖርን ያለነው። ሁላችንም ወጥተን ነው የምንገባው እኔ ስራ እሰራለሁ ከእኔ በታች ያለው ዩኒቨርሲቲ ነው፤ ከእሱ በታች ያሉት ሁለቱ ደግሞ ተማሪ ናቸው እና ይሄ ነው።